የስራ ግምገማ ትደረጋለህ አዎ በአለቆቻችን የስራ ግምገማ ይደረጋል ይሄም የደረጃ እድገት ለማግኘት እና ለመውሰድ እንደአስፈላጊነቱ የስራ ግምገማ ይደረጋል። ስለዚህ ከዚህ በፊት እኔ ሁለቴ ስራ ግምግማ ተደርጎልኛል በዚህ አበረታች አግኝቻለሁ። እንደ አጠቃላይ ስራ ግምገማ ይደረግልኛል ማለት ነው